ሻማ ማብራትማ ብዙ ጊዜ አልወድም። ግን መብራት ሲጠፋ ማታ ማታ የኤሌክትሪኩን መብራት ሲጠፋ እሱን ነው ገዝተን የምናበራው። እና ስናበራ ያው ክብሪት ያስፈልጋል። ያው እሳት ክብሪት እንጭራለን ሻማው ጋር እንለኩሰዋለን። እንደ መብራቱ ባይሆንም ይበራልናል ማለት ነው።

በጣም ደስ የሚል ከሚሉኝ ነገሮች አንዱ ታሪክ ለልጆች መናገር ነው። እና ታሪክ አነባለሁ ያነበብኩትን ደግሞ ለጓደኞቼ ለታናናነሽ ልጆች ወንድሞች እህቶች እና እተርክላቸዋለሁ። በጣም ነው ደስ የሚለኝ

እኔ የምወደው የበአል አይነት የጥምቀት ያው ከሰዎች ከብዙ ቦታ ከውጭ ሀገር ሊሆን ይችላል ከውስጥ ሀገርም ያሉ ሊሆን ይችላል እና ለማክፈር በአንድ ላይ ስለሚመጡ እኛ ሰፈር እና እሱ የጥምቀት በዓል በጣም ደስ ይለኛል። ያው የምታውቃቸውም የማታውቃቸውም ዘመዶችም ባዳም ሊሆን ይችላል መጥተው አንተ ጋር ሲያከብሩ። ደግሞ የ የውጭ በዓል ስለሆነ በጣም ደስ የሚሆነው እሱ በዓል በጣም ደስ ይለኛል።

ደሞዛችን በኢትዮጲያ ዘመን አቆጣጠር ነው ወር በደረስ በሰላሳኛው ነው ደሞዝ የምናገኘው። አሁን አምስተኛው ወሬን እየያዝኩ ነው አራቱም የአራቱም ወር ደሞዝ በልቼአለሁ። አሁን ቀጣይ አንዱ ነው ደሞዝ የሚከፍለው በየወሩ ነው። የማገኘው

በዓል ስናከብር ያው ለምሳሌ የገና፣ የፋሲካ ሲሆን ከቤተሰቦቼ ጋር ከወንድም፣ ከእህቶቼ፣ ከእናት፣ ከአባቴ ጋር ተሰባስበን ነው የምናከብረው። ሲከበር የሚጠጣ ይኖራል። ምግብ በግ ይታረዳል። ልጆች ደግሞ ጌም ምናምን እንጫወታለን እና ደስ ይላል።

እኔ የምችለው ሁለት ቋንቋ ነው። አንደኛው ተወልጄ ያደኩበት የአፍ መፍቻ ቋንቋዬ አማርኛ ነው። ሁለተኛ ደግሞ በትምህርት ፊልም በማየት ያገኘሁት እንግሊዘኛ ቋንቋ ነው። እንግሊዘኛም አቀላጥፌ መናገር እችላለሁ።

በጎራማ ሰርቼ አውቃለሁ ለምሳሌ ታላቁ ሩጫ በኢትዮጵያ ሰዎች ሲሮጡ እሱን ሳደራጅ ነበር ያው መጨረሻ ላይ ነበርኩኝ። ሰዎች የመጡበት መንገድ መዳሊያ ለመስጠት ነበር። ትክክለኛ የሮጡት ሰዎች ሜዳሊያ ላይ ይሳጡት ነበር። እንደገና ደግሞ የተሳሳት ቦታ ወይም መንገድ እንዳይሄዱ መንገዱን ስመራ ነበር እና ሰርቼ አውቃለሁ በጎ አድራጎት።

ከእርሱ ከመሄዴ በፊት ምገዛቸውን እቃዎች ዝርዝር አወጣለሁ። ከዛ ደግሞ ምን ያህል ብር ያስፈልጋቸዋል የሚለውን እሱን ዘርዝሬ አስቀምጣለሁ። ስለዚህ ከሱ ከመሄዴ በፊት የምገዛቸውን እቃዎች ምን ምን ናቸው? የትኛው ሱቅስ ይኖራል ብዬ ዝርዝር አውጥቼ ነው። የምትለምነው